የምትወደው መጽሐፍ ምንድነው? ይላል እሺ እኔ የመጽሐፍ ብዙ አንባቢ አይደለሁም ግን ከእኛው ከእኛ ሀገር ወይም ከኢትዮጵያ የተመቸኝ መጽሐፍ ፍቅር እስከምቃብር ነው። ፍቅር እስከምቃብር በጣም ደስ የሚል መፅሀፍ ነው። ይሄ ደግሞ ከውጪም የተመቸኝ አለ። ስለዚህ የኢትዮጵያ ውስጥ የሚመቸኝ ፍቅር እስከመቃብር የሚል ነው።

የድርጅት ዝግጅቶችን ትሳተፋለህ? የድርጅት ዝግጅቶችን አዋ እሳተፋለሁ። ወሳኝ ከሆኑ ለኔም የሚጠቅሙኝ ከሆኑ ሄጄ እሳተፋለሁ። እነሱም በመሳተፌ ደግሞ የተለያዩ ጥቅሞችን አገኝበታለሁ። ለምሳሌ አንደኛው ጥቅም የሚባለው እዛ ላይ በድርጅቱ ላይ። የተለያዩ ስብሰባዎች ካሉ እዛ ላይ እሳተፋለሁኝ። እንደዚህ እያደረግኩኝ እሳተፋለሁ።

በእጅ መሸመን ታውቃለህ ይላል? እኔ በእጅ መሸመን አላውቅም። ግን የኛ የኢትዮጵያውን የኢትዮጵያን ባህላዊ ልብሶች። በዛ እንደሚሰሩ አውቃለሁ። በሽመና እንደሚሰሩ አውቃለሁ። የኛ ሸማኔዎች በጣም ጠንካራና ትሁት ሰራተኛ ናቸው። እስካሁን ድረስ በእነሱ ነው የቆምነው።

መዋኘት ትችላለህ ይላል። መዋኘት አልችልም። እስከ አሁን ድረስም የዋና ገንዳ ውስጥም ገብቼ አላውቅም። ግን ቢገባ በጣም ደስ ይለኛል። አሁን ሃያ አመቴ ነው ግን እስከ አሁን ድረስም ገብቼ አለውቅም። ግብቼ ቢለምድ እንዴት እንደሚዋኝ ባውቅ በጣም ነው ደስ የሚለኝ። ስለዚህ እስካሁን ድረስ ዋኝቼ አለውቅም።

የፀሀይ ስትጠልቅ መመልከት ትወዳለህ ይላል? ፀሀይ ስትጠልቅ መመልከት አው ወዳለሁ። እሱም በጣም ከማረግ ደስ የሚሉ ነገሮች ውስጥ አንዱ ነው። ፀሀይ ስትጠልቅ ማየት በጣም ለኔም ሰላም ይሰጠኛል። ፀሀይ ስትጠልቅም ማየት ደ ደስ የሚለኝ ስለዚህ አዎ ፀሀይ ስትጠልቅም ማየት እወዳለሁ።

ዋይፋይ ትጠቀማለህ ይላል? አዎ ዋይፋይ እጠቀማለው የዚህ ሰም የዚህ ዘመን ሰው ሆኖ ዋይፋይ የማይጠቅም ሰው እስካሁን ድረስ አላውቅም። ዋይፋይ በጣም ነገር ዋይፋይ ላብዛኛው ነገር ይጠቅመናል። ለምሳሌ ዜና ለመስማት ወይ ደግሞ ማህበራዊ ገጾችን ለመመልከት እንደዚህ እንደዚህ አይነት በጣም ብዙ ጥቅሞች አሉት። ስለዚህ ዋይፋይ እጠቀማለሁ።

ላፕቶፕ አለ ይላል? ላፕቶፕ አዎ አለኝ። አሁንም ስራዎችን የምሰራባቸው አብዛኛዎቹን ስራዎች የምሰራባቸው በላፕቶፔ ነው። ላፕቶፕ በጣም ወሳኝ ነገር ነው በዚህ ጊዜ ያለ ላፕቶፕ የሚችል አይመስለኝም። ለምሳሌ ለጥናት ከተፈለገ ለስራ ከተፈለገ ላፕቶፕ በጣም ወሳኝ እና ጠቃሚ ነገር ነው።

ሃይማኖታዊ ግብር ታከብራለህ ይላል? ሃይማኖታዊ ግብር አዎ አከብራለሁ። ሀማል ሃይማኖታዊ ግብርም ማክበር ላአብዛሀኛዎቹ ሰው ጠቀሜታም አለው። ሚያከብሩ ሰዎችም በጣም በብዙ ነገር ተጠቅመዋለህ። ስለዚህ የሃይማኖታዊ ግብረን አዋአከብራለሁ ከዚህ በኋላም ጠንክሬ አከብራለሁ።

ጠዋት ምን ትበላለህ ይላል? እሺ እኔ ጠዋት ብዙ ጊዜ ቀለል ያለ ምግብ ነው ምበላው። ቀለል ለምግብ ስል ደግሞ በጣም ቀለል ያለ ለምሳሌ እንደ የተለያዩ አትክልቶችን። ከባድ ምግብ ለምሳሌ እንደ እንቁላል ወይም ደግሞ ስጋ አልበላም ሊያመኝ ስለሚችል ብዬ ስለማስብ። ጠዋት ጠዋት ቀለል ያለ ምግብ እበላለው።

ጨው? ብዙ ትወዳለህ ይላል እኔ ጨው ብዙ አልወድም። ጨው ሲበዛም ሲያንስም አልወድም ግን መሃል ላይ ነው የምወደው። ጨው ሲበዛ ለበሽታም ይዳርጋል። ጨው ሲያንስም እንደዛው። ስለዚህ እኔ ጨው ሲበዛም ሳይንስም ሲበዛም በመሃል ነው የምወደው። ጨው መጠኔ ነው።

ቡና መፍጨት ታውቃለህ ይላል? አዎ ቡና መፍጨት አቅበታለሁ። መጀመሪያ ቡናው ይታጠባል ከዛ ደግሞ የታጠበው ቡና ደግሞ በደንብ ከታጠበ በኋላ ይቆላል። ከዛ በደንብ አርጎ ከተቆላ በኋላ በመፍጫ ተደርጎ ወይ ደግሞ እንደ ድሮ በሙቀጫ ተደርጎ በደንብ አድርጎ ይሰራል። በደንብ አድርጎ ይውቅጥና ከዛ ዱቄት ሲሆን ማፍላት ነው።

ዛሬ የአየር ሁኔታው እንዲህ ነው ይላል። ዛሬ የአየር ሁኔታው ማሃከለኛ ነው ፀሀያማም አደለም ዳመናማም አደለም ዝናብም የለም። የበጋ ወቅት ስለሆነ ትንሽ ወደ ፀሀይ ቢያደላም ግን ዝናብ የለም። ይሄም ጥሩ ነው ብዬ አስባለሁ። ከዝናብ ፀሀይ ይሻላል።

እድለኛ ነገር አለ ይላል አዎ እድለኛ ነገር አለኝ ብዬ አስባለሁ። ምክንያቱም እንግዲህ በብዙ ነገሮች ላይ እድሌን ስላየሁት በብዙ ነገሮች ላይ አይሆንም ብዬ ስለተሳካልኝ እድል አለኝ ብዬ አስባለሁ። ስለዚህ እድለኛን ነገር አለኝ ብዬ አስባለሁ አዎ

ብዙ ሰነዶች ታዘጋጃለህ ይላል? አዎ። አዘጋጃለሁ የማዘጋጅበትም ምክንያት። ስለምሰራ ከአባቴ ጋር ስለምሰራ እንደዚህ ሰነዶችን ማዘጋጀት ምናምን ስለሚሰራ ሰነዶችን አዎ አዘጋጀናል። ስለዚህ እነዚህን ማድረግ ደግሞ የተለያዩ ጥቅሞች አሉት። ለምሳሌ አንደኛው ጥቅም ብዬ የማየው ገቢ ነው። ሰነዶች ስናዘጋጅ የሰው ልጅ ለኛ ይከፍለናል።

ዳቦ ማብሰል ትችላለህ ይላል? ዳቦ ማብሰል ወይም ደግሞ ዳቦ መጋገር አዎ እችላለሁ። እንዴት እንደሚጋገርም አውቅበታለሁ። ዳቦ መጋገር በጣም ቀላል የሆነ ነገር ነው። ስለዚህ ዳቦ መጋገር አዎ እችላለሁ። እና ሁላችንም ደግሞ ዳቦ መጋገር ብንችል ጥሩ ነው ብዬ አስባለሁ። ዳቦ ዝም ብለን እየገዛን ከምንበላ ዳቦ መጋገር ብንችል በቀላሉ ከወጪ መዳን እንችላለን።

የምትወደው መክሰስ ምንድነው? ይላል እኔ የምወደው መክሰስ ወይ ደግሞ ከሰራ ወይም ደግሞ ከትምህርት መልስ መክሰስ የምወደው መብላት ዳቦ በለውዝ ነው ዳቦ በለውዝ በጣም ከሚጣፍጠኝ እና በጣም ደስ ከሚሉኝ ምግቦች ውስጥ አንዱ ስለሆነ ዳቦ በለውዝ የምወደው መክሰስ ነው። ሌላ ደግሞ ዳቦ በዳቦ በኦቾሎኒ ይሄን ይሄን ነው እወዳለው።

የምት የትውልድ ከተማህ የት ነው ይላል? የኔ የትውልድ ከተማዬ አዲስ አበባ ነች። አዲስ አበባ ወይም ደሞም ሸገር ትባላለች አዲስ አበባ በጣም የ ከምወዳት እና ከማከብራት ከተማ ውስጥ ከተማ ውስጥ አንዱዋ ነች። ምክንያቱም የተለያዩ ሰዎችን ከተለያዩ ባህል ወግ የመጡ ሰዎችን ስለምትይዝ እና አብራ ስለም አብራ ስለም ስለምትኖር ነው

በትምህርት ቤት የምትወደው ትምህርት ምን ነበር? እኔ ተማሪ እያለሁኝ የምወደው ትምህርት ሂሳብ ነበር። የምወድበትን ምክንያት ሂሳብ በጣም ደስ ስለሚለኝ ነው። ሂሳብም ቶሎ ስለሚገባኝ ለዛ እኔ በጣም እወደዋለሁ ሂሳብን። ሌላ ደግሞ እንደነ ሳይንስ አሉ

የስራ ምኞቶችህ ምንድን ናቸው? የእኔ ስራ ምኞቶች ታታሪ ሰራተኛ መሆን ነው። ለአሰሪዎቼ ጠንካራ ሰራተኛ መሆን ነው ሌላ ደግሞ ደግሞ ጠንካራ ሰራተኛ ሆኜ የተሻለ ደሞዝን መቀበል የኔ የስራ ምኞቶቼ፤ እና ደግሞ የምችለውን ነገር በአቅሜ ለመስሪያ ቤቱ ማድረግ ነው።

ከደንበኞች ጋር ትሰራለህ ይላል? ከደንበኞች ጋር አዎ እሰራለሁኝ። ደንበኞችንም ደበኞችንም ደስ ማሰኘት በጣም ደስ ስለሚለኝ። ከደንበኞች ጋር በደንብ ወይ ደግሞ በስነ ስርዓት እሰራለሁ። ከእነሱ ጋር መስራት ግዴታዬ ስለሆነም። በስነ ስርዓት ከደንበኞቸ ጋር እሰራለው።

በመስመር ላይ ገዢ ነህ ይላል? አዎ በመስመር ላይ ገዢ ነኝ። ሳልፍ ወይ ደሞ እንደዚህ በምችለው አቅሜ በመስመር ላይ። ወይ ደሞ በመንገዴ ላይ እገዛለሁኝ። ስለዚህ አዎ በመስመሬ ላይ እገዛለሁኝ ምክንያቱም እወዳለሁኝ ስለዚህ አዎ ነው የኔ መልስ የሚሆነው።

የህዝብ ማመላሻ ትጠቀማለህ? አዎ የህዝብ ማመላሻ እጠቀማለው። እንደ ኢትዮጵያውያን መኪና እንደሌለው ኢትዮጵያውያን እጠቀማለሁኝ። እና የህዝብ ማመላሻ መኪናዎች በጣም ጠቃሚ ናቸው ብየ አስባለው፣ ምክንያቱም ለድሀው ህብረተሰብ ወይ ደግሞ መኪና ለሌለው ህብረተሰብ በትንሽ ብር ወደ ፈለጉት ቦታ ይወስዳቸዋል።

የቪዲዮ ጥሪ ታደርጋለህ? ይላል፤ አዎ አደርጋለው። ለምሳሌ አሁን ከጓደኞች ጋር ወይ ደግሞ ለስራ ከተፈለገ ግዴታዬ ነው፤ የቪዲዮ ጥሪ አረግና ከዛ ለሶስትም ለአራትም ሆነን የተለያዩ ነገሮች ላይ ወይ ደግሞ ማውራት ስለምንፈልገው ነገሮች ላይ በሰፊው እናወራበታለን። ስለዚህ የቪዲዮ ጥሪ አረጋለው።

ፎቶ ማንሳት ትወዳለህ? ይላል ፎቶ ማንሳት አዎ እወዳለሁኝ። የዛን ጊዜ ያደረገውን ነገር ለማስታወስ ስል ወይ ደግሞ የዛን ጊዜ ያደረገውን ነገር እንዳይረሳ በሚል ሀሳብ ፎቶዎችን በደንብ አንሳለሁኝ። ስለዚህ ፎቶዎችን ደግሞ በስልኬ በደንብ አድርጌ በሰፊው ስልኬን በደንብ አነሳለሁ።

ቅርጫት አለ ይልኛል ቅርጫት አዎ አለኝ ቅርጫትም እንደምናውቀው የተለያዩ ጥቅሞች አሉት። ለምሳሌ አንደኛው የቆሸሸ ልብስ ካለ ወይ ደግሞ እንደዚህ ልብስ ማጠራቀሚያ መሆን ይችላል። ሌላ ደግሞ እህል ማጣራቀሚያ መሆን ይቺላል። ስለዚህ ቅርጫት ያስፈልጋል። ቅርጫት ደግሞ ለበሬም ማውራት እችላለሁ ስለበሬም ቅርጫት። ስለእሱም አለ ቅርጫት የሚባል ነገር

ሳንድል ትለብሳለህ ይላል? ሳንድል አዎ እለብሳለሁ። ለምሳሌ ቅርብ ቦታ የሚሄድ ከሆነ ወይ ደግሞ እዚሁ ሰፈር ውስጥ ከሆነ። ሳንድል ላደርግና ወይ ደግሞ ሱቅ እምሄድ ከሆነ ሳንድል አደርግና። ከዛ ስመልስ ቶሎ ብዬ ወልቅ አድርጌ ወደ ቤቴ እገባለሁ። ግን ሳንድል ለርቀት ወይ ደግሞ ለረጅም ጉዞ አልመክረውም።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ይላል። እኔ ብዙ ጊዜ አያጋጥመኝም ግን ካጋጠመኝ ቀጥታ ወደ ማህበራዊ ሚዲያዎች እሄድ እና ከዛ ችግሬን ጽፌ ለአብዛኛው ችግር መልስም ስላለ፣ የዛን ጊዜ አውቅበታለው። ግን ችግሩን ደግሞ በራሴ መፍታት የማልችል ከሆነ፣ ወደ ሰራተኛ ሄጄ ወይ ደግሞ ወደሚሰራው ግለሰብ ሄጄ አሰራዋለሁ።

ምን አይነት ሙዚቃ ትወዳለህ ይላል? እሺ እኔ የምወደው ሙዚቃ እረጋ ያለ ሙዚቃ ነው የምለው እረጋ ቀለል ያለ ሙዚቃ አለ። አይደለ በቃ በጣም በጣም ሃይ ሚዲያ የሚጠቀም ሙዚቃም አሎድም። በቃ ረጋ ያለ ታክሲ ውስጥ ሁኜ ወይ ደሞ መኪና ውስጥ ሁኜ የምሰማውን ሙዚቃ ነው። የምወደው

መንዳት ትችላለህ ይለኛል አው መኪና ከሆነ መንዳት እችላለው ሳይክልም ከሆነም መንዳት እችላለው። መንጃ ፍቃዴንም ያገኘሁት በአስራ ስምንት አስራ ስምንት አመቴ ሲሆን። መንጃ ፍቃድ ተፈትኜ በጥሩ ውጤት አልፌ መንጃ ፍቃዴን አግኝቻለሁኝ። ስለዛ አዎ መኪና ወይም ሌሎችን ነገሮችን መንዳት እችላለሁ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ይላል እሺ እኔ ወደ መናፈሻ ቢያንስ በሳምንት ሁለቴ ወይ ደግሞ አንድ ሄጄ አይምሮዬን ጸዳ አድርጌ አይምሮዬን አቅልዬ እመጣለሁ። ወደ መናፈሻ ሰዎች እኛ ሰዎች እንደዚህ መሄድ ብንለምድ ለኛም ለጎናችንም ላለ ሰው በጣም ጥሩ ነው።

ምን አይነት ልብስ ትወዳለህ ይላል? እሺ እኔ የምወደው ልብስ አንደኛውና ዋነኛው ከሱሪው ጋር ወይም ደግሞ ከእግሩ ጋር ሰፋ ያለ ልብስ። ድሮ ቀጭን ነበር የምወደው ግን አሁን አሁን እንደ ዘመኑ። ወፈር ወይ ደግሞ ሰፋ ያለ ልብስ ከላይ ደግሞ እንደ ሹራብ ነገር ማድረግ ደስ ይለኛል።

ምን ያህል ጊዜ ስብሰባ ታደርጋላችሁ ይላል። እሽ እንግዲህ መስሪያ ቤት ከሆነ ቢያንስ በሳምንት ሁለቴ ግድ ነው። በሳምንት ምን እንደሰራን ለማወቅ በሳምንት ሁለቴ ስብሰባ እናደርጋለን። ግን እንደዚህ የትምህርት ቤት ከሆነ ደግሞ ቢያንስ በሁለት ሳምንት አንዴ እናደርጋለን።

በምን ሰዓት ትነሳለህ? ይላል እሺ እኔ የምነሳበት ሰዓት ይለያል። ለምሳሌ አሁን ማታ ደክሞኝ ከትኛውኝ ወይም ማታ አምሽቼ ከተኛሁኝ ትንሽ ቆየት ልል እችላለሁ። ግን ማታ ሳይደክመኝ ወይ ደግሞ ማታ ጠንክሬ ከሰራሁኝ ማታ ማታ ሳይደክመኝ ወይም ደግሞ ማታ ቶሎ ከተኛሁኝ ወደ ሁለት ሰዓት ላይ አንድ ሰዓት እነሳለሁ።

የፀሀይ መውጣትን ታያለህ? ይላል እሺ እኔ የፀሀይ መውጣትን አዎ አያለሁ። ለምሳሌ አሁን ጠዋት ጠዋት ጠዋት እምነሳ ከሆነ ወይ ደግሞ ማታ ሳላመሽ ከተኛሁኝ። ወደ አስራ ሁለት ሰዓት ላይ ቁጭ ብዬ ወንበር ላይ ፀሀይ ስቶጣ። ማየት ደስ ይለናል። ለቀኔንም ብሩህ እንዲሆን ያደርገዋል።

አዳዲስ የስራ ግንኙነቶችን ተፈጠረ ይላል። እኔ አዳዲስ የስራ ግንኙነቶችን አዎ እፈጥራለሁ እነዚህን መፍጠር የተለያዩ የሚባሉ ጥቅሞችን እንዳሉት እውቃለሁ። ለምሳሌ አንደኛውና ዋነኛው ጥቅም። ከሰው ጋር ያለ ከሰው ጋር ያለንን ግንኙነት ያሰፋዋል። ከሰው ጋር ሲሰፋ ደግሞ ያለንን ግንኙነት በሰፊው በሰፊው ይጠቅመናል።

ማር ትወዳለህ ይላል እሺ እኔ ማርን በጣም አርጌ ነው የምወደው። ነገር ውስጥ አንዱ ነው። እና ማር ደግሞ በጣም የሚገርመኝ ባህሪም አሉት። ለምሳሌ። ማር ቶሎ አይበላሽም ይባላል። ማር ለብዙ አመት ቢቀመጥም። አይበላሽም እሱ ነው አንደኛው የማይበላሸው ምግብ። ስለዚህ ማርም በጣም አድርጌ የምወደው ምግብ ነው።

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ አልጠቀምም። ምክንያቱም ብዙ ጊዜ ትምህርትም ስራም ስለሆንኩኝ እንደዚህ ነገሮች ላይ ትኩረት አልሰጠውም። ግን ከዚህ በኋላ ለመቁጠር ወይ ደግሞ ቀኖቼን ለመቁጠር በደንብ ስላ ሰብኩኝ። ከዚህ በኋላ ጥቅም አለው ብዬ አስባለሁኝ አቅዳለሁኝ።

ወተት ትጠጣለህ ይለኛል ወተት አዎ እጠጣለሁ ወተት መጠጣትም በጣም ከምወደው ነገሮች ውስጥ አንዱ ነው። ምክንያቱም ምንድነው? ወተት ለእኛ ሰውነት የተለያዩ ንጥረ ነገሮች ስላሉት። የተለያዩ ጥቅሞች ስላሉት ለምሳሌ ከስፖርት በኋላ። ወተት ብንጠጣ ወተት ከእንቁላል ጋር ብንጠጣም ለኛም ገንቢ ስለሆነ ወተት። አዎ እጠቀማለሁ አዎ እጠጣለሁ።

በእጅ የሚሰራ ስራ ታደርጋለህ ይላል? እኔ በእጅ የሚሰራ ስራ አላደርግም። በእጅ የሚሰራ ስራ ስል ደግሞ ለምሳሌ የጉልበት ስራ ከሆነ አላረግም ግን በእጅ የሚሰራ ስራ ለምሳሌ መጽሐፍ ደብተር ላይ መጽሐፍ ማንበብ እንደዚህ እንደዚህ ከሆነ። የእጅ ስራ እጠቀማለሁ

በእግር ምን ያህል ርቀት መሄድ ትችላለህ ይላል? እኔ በእግር ቢያንስ ወደ ሶስት ኪሎ ሜትር ወይ ደግሞ ቢያንስ ወደ አራት ኪሎ ሜትር መሄድ እችላለሁ ብዬ አስባለሁ ሞክሬ ባላውቀውም ግን የኔ ሀሳብ ይሄ ነው። ግን እማቃቸው ሰዎች አሉ። ለምሳሌ በቀን አስር ወይ ደግሞ በቀን ስምንት የሚሄዱ

ትንኞች በአካባቢው አሉ ይላል ትንኞች አዎ አሉ እኛ ቤት በጣም ከሚያስቸግሩን አንደኛ ነገሮች ትንኝ ናቸው። እንደ ትንኞች እኔ የመረረኝ እስከአሁን የለም እኛ ቤት የአቮካዶ ዛፍ ስላለ እሱ ደግሞ ትንኞችን በጣም ስለሚስብ ወደ እኛ ቤትም በቀላሉ ይገባሉ። ለዛ አዎ አለ።

በስልክ ገንዘብ ትልካለህ ይላል አዎ በስልክ ገንዘብ እልካለሁ። ለምሳሌ ሄጄ ጥሬ ገንዘብ መስጠት የማልችል ከሆነ በስልኬ። ስልክ ቁጥራቸውን እቀበልና ከዛ እልክላቸዋለሁ። ስለዚህ በስልኬ ገንዘብ አዎ እልካለሁኝ።

የምታውቀው አንድ ምሳሌ ንገረኝ ይላል? እሺ እኔ የማውቀው አንድ ምሳሌ ለምሳሌ ፍየል የሰው ልጅ እንደ ፍየል ነው ይባላል። ለምን እንደ ፍየል ሆነ ተባለ ሲባል? የሰው ልጅ ብልጥ ከመሆኑ የተነሳ ፍየል በጣም ብልጥ ነች ይባላል። ፍየል እንደምነቃው ከሆነ ዘላ የትም ሚሆን የትም ቅጠል ትበላለች። ስለዚህ ፍየል የሰው ልጅ እንደ ፍየል ነው ይባላል።

ሾርባ ትወዳለህ? ሾርባ አዎ እወዳለሁ። ለምሳሌ ብዙ ጊዜ ሾርባ የምጠጣው ሲያመኝ ነው። ወይ ራስ ሲያመኝ ወይ ደግሞ ጉንፋን ሲያመኝ ሾርባን በብዛት እጠቀማለሁ። ስለዚህ ሾርባን አዎ እጠቀማለሁ። ሾርባን ደግሞ ብዙ ሰው እንደማውቀው ከሆነ አይወድም ለምን እንደሆነም አይገባኝም።

ዶሮ አለህ? ይላል። ዶሮ አዎ አለኝ። እኛ ቤት ዶሮ እናረባለን። ለምሳሌ አሁን እኛ ጋር ወደ ሃያ ወይ ወደ ሃያ አምስት የሚጠጉ ዶሮዎች አሉ። ዶሮዎቹም የተለያየ እንቁላሎችን በመጣል እኛን በደንብ ነው የሚያገለግሉን። ስለዛ ዶሮዎችን አዎ አሉን።

የሽያጭ ግቦች አሉህ ወይ ይላል? አዎ የሽያጭ ግቦች አሉኝ። ለምሳሌ አሁን ሃያ እቃን መሸጥ እፈልጋለሁ ብል በዚህኛው አመት። ሃያ ቆንጆ ቆንጆ እቃዎችን መሸጥ ከፈለኩኝ ይሄኛው የሽያጭ ግቦች ነው ብዬ አስባለሁ። ስለዛ አሁን በዚህ አመት ወደ ሃያ ወይ ሰላሳ የሚጠጉ እቃዎችን መሸጥ ሀሳብ አለኝ።

አስተያየት መቀበል ትወዳለህ ይላል እኔ አስተያየት መቀበል በጣም ነው የምወደው። አስተያየት መቀበልም። ጥሩ አስተያየት ከሆነ በጣም መቀበል እወዳለሁ። ምክንያቱም እኛን እኛን የሰው ልጆችን የሚያሳድገን ምንድነው? ሲባል ዋነኛው አስተያየት ነው። ወይም ደግሞ ምክር ነው። ስለዚህ አስተያየት መቀበል በጣም አድርጌ ነው የምወደውና የማከብረው።

ምን አይነት ስልክ ትጠቀማለህ? ይላል እሺ እኔ የምጠቀመው ስልክ አሁን የያዝኩት ስልክ ምን ከተባለ አይፎን አይፎን ኤክስ ይባላል አይፎን ኤክስ አሁን አሁን አፕዴትም ስለሌለው ትንሽ ያስቸጋል የመጥቷል ግን ጥሩ ስልክ ነው። ለምሳሌ ለፎቶ ለማንሳት እንደህ እንደዚህ በጣም ቆንጆ ስልክ ነው።

ደብዳቤ መጽሐፍ ትወዳለህ? ይላል እኔ ደብዳቤ መጽሐፍ አልወድም። አሁን አሁን ዘመኑም እየጨመረ ስለሄደ ደብዳቤን የሚጽፍ ሰው ብዙ አላውቅም ደብዳቤም መጻፍም ብዙም ጥቅም የለው ብየ አስባለሁ አሁን አሁን ዘመኑ ስላደገ በተለያዩ በኢሜል መላክ ስለሚቻል ደብዳቤ መጻፍ አልወድም

ከአለቃህ ጋር ግንኙነትህ እንዴት ነው ይላል? እሺ እኔ ከአለቃዬ ጋር ጥሩ የተባለ ግንኙነት አለኝ ብዬ አስባለሁ። እና ሁላችንም ከአለቆቻችን ጋር ጥሩ የተባለ ግንኙነት ካለን ለተሻለ ስራ ወይ ደግሞ ለተሻለ እድገት። በደንብ እንጠጋለን ብዬ አስባለሁኝ አቅዳለሁኝ።

በመንገድ ላይ ምግብ ትገዛለህ ይላል በመንገድ ላይ አዎ ምግብ ትገዛለህ? ለምሳሌ አሁን እርቦኝ ከመጣሁኝ ወይ ደግሞ ከስራ መልስ በጣም እረርቦኝ ከመጣሁኝ። በመንገድ ላይ ምንድን ቦንቦሊኖ ቢሆንም። ሳምቡሳ ቢሆንም። የተለያዩ ነገሮችን ገዝቼ ወደ ቤት ገብቼ እበላቸዋለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ ይላል? አዎ እወዳለሁ። ቀዝቃዛ የአየር ሁኔታ ከሆነ ለሁላችንም ደስ ይለናል። ለምሳሌ አሁን እኔ የምወድበት አንደኛው ምክንያት ላብ ነው በቀዝቃዛ አየር ሁኔታ ላይ ላብ ብዙ ጊዜ አያጋጥመንም። ግን በፀሀያማ ላይ ላብ ስላለ እሱን ለማስቀረት ስል ቀዝቃዛ አየር እወዳለሁ።

ኢሜል ትጠቀማለህ ይላል? አዎ ኢሜል እጠቀማለሁ ኢሜል እምጠቀምበት። ምክንያት ለምሳሌ አሁን የቤት ስራዎች ካሉኝ ወይ ደግሞ የክፍል ስራዎች በኢሜል የሚገቡ ከሆነ ከአስተማሪያችን ጋር በቀላሉ ለመገናኘት ይጠ ይረዳናል። ስለዚህ ለዚህ ለዚህ ኢሜል እጠቀማለሁ ለሌላ ነገር ብዙም ኢሜል አልጠቀምም።

ይቅርታ መጠየቅ ቀላል ነው ይላል? እሺ ይቅርታ መጠየቅ ለኔ ቀላል ነው አሁን አሁን ግን ድሮ ድሮ ይቅርታ መጠየቅ ይከብደኝ ነበር። ይቅርታ መጠየቅ ታላቅ ጸጋ ነው። ይቅርታ መጠየቅ ለራሳችንም ለሰው ሌላ። ይቅርታ ለሚጠይቀውም ሰው ሰላም ነው። ስለዛ እኛ ካጠፋን ይቅርታ ብንጠይቅ በጣም ቆንጆ ነው። ብዬ አስባለሁ

ማደንዘዝ ትወዳለህ ይላል እኔ ማደንዘዝ አልወድም የሰው ልጅንም የሰው ልጅንም ማደንዘዝ አልወድም የሰው ልጅን ማደንዘዝ የለበትም ብዬ ስለማስብ እኔ መደንዘዝም ስለማልፈልግ የሰው ልጅን ማደንዘዝ አልፈልግም። ማደንዘዝ ማለት ያለ እነሱ ፍቃድ ማድረግ ማለት ነው። ያለ እነሱ ፍቃድ እኛ የፈለግነውን ነገር ማድረግ ማለት ነው። ስለዚህ እኔ ደግሞ እንደዚህ ነገር ማድረግ ስለማልፈልግ ማድረግ አልወድም።